አዎ ወደ ስራ በጠዋት እሄዳለሁኝ። ምክንያቱም ወደ ስራ በጠዋት ካልገባን የዛን ሰዓት ላይ ወይም ጠዋት ላይ መስራት ያለብንን ነገር ወደ ሌላ ጊዜ መሸጋገር ስላለበት እና ስራ ላይ መጓተት ስለሚያመጣ ወደ ስራ በጠዋት እገባለሁኝ።

የክላውድ መከማቻ አልጠቀምም ምክንያቱም እኛ ጋር ምንም አይነት ማከማቻ ስለማንጠቀም እና ለስራችንም አስፈላጊ ስላልሆነ ምንም አይነት የክላውድ ማከማቻ እኛ ጋር የለም ማለት ነው። እና እሚጠቀሙ ሰዎች ይኖራሉ አይ ክላውድ ማካማቻ።

"ፎቶዎችህን የት ታስቀምጣለህ?" ፎቶዎቼን የማስቀምጠው አንደኛ ስልኬ ላይ ነው። ሁለተኛ ደግሞ እጄ ላይ ያሉትን ፎቶዎች የማስቀምጠው አልበም ውስጥ ነው፤ እና ስልኬ ላይ የማደርጋቸውን የራሴ ኢሜል ላይ አስቀምጣለሁ።

በፍጥነት መታየብ አልችልም። ምክንያቱም አንደኛ መተየብ አልችልም ሁለተኛ ደግሞ በፍጥነት መተየብ ማለት ከተለመደው ፍጥነቶች ቶሎ ቶሎ ነገሮችን ማድረግ ነው። ወይም ደግሞ መተየብ ነውና። ከኔ ችሎታ ውጪ ነው በፍጥነት መተየብ።

አዎ ወተት እጠጣለሁኝ። ወተትን የምናገኘው ከላምናው። የወተት ተዋጽኦ የሚባሉት ደግሞ ልክ እንደ አይብ እርጉ አሬራ ቅቤ እና ወተትን ደግሞ የምንጠቀመው በሻይ ማፍላት እንችላለን። በቡና መጠጣት እንችላለን ማለት ነው።

የምትወደው ፊልም ምንድነው? ፊልም ማለት የትክክለኛውን አለም እውነታ በድራማ መልክ ወይም ደግሞ በፊልም መልክ ሰዎችን ቁም ነገር ለማስጨበጥ ወይም ለማስተማር የሚሰራ ስራ ነው። እና እሱም የፍቅር ፊልም አለ የስራ ፊልም አለ። እና የታሪክ ፊልም አለ ከዛ ውስጥ እኔ የፍቅር ፊልም እወዳለሁ። እና አማላዩ የሚል የፍቅር ፊልም በተለየ መልኩ እወዳለሁ

የህዝብ ማመላለሻ እጠቀማለሁ። የህዝብ ማመላለሻ ማለት ህዝብን ወይም ሰዎችን ከአንድ አከባቢ ወደ ሚፈልጉበት ቦታ የሚያደርስ ማለት ነው እና የህዝብ ማመላለሻ ከዋጋው አንፃር ተመጣጣኝ ነው። በዛ ላይ በአንድ ጊዜ ብዙ ሰዎችን የማገልገል አቅም አለው ማለት ነው።